መሬት ላይ መቀመጥ በጣም እምወደው በጣም ነው እምወደው ምክንያቱም ከልጅነት ጀምሮ ከፍ ያሉ ወንበሮች ላይ በመቀመጥ አይደለም ያሳለፍኩት። መሬት ላይ ነው ብዙውን ጊዜ ያሳለፍኩት እኛ አካባቢ። ሳራማ ስለሆነ እና ሳር ላይ ነው ብዙ ጊዜ ሜዳ ነው እና በዛ የተነሳ። መሬት ላይ ነው ብዙ ጊዜ የምቀመጠውና ይመቸኛል መሬት ላይ መቀመጥ ይመቸኛል ከፍ ያለ ነገር ላይ ስቀመጥ እንደውም በጣም ነው እንትን እሚለኝ እሚጎረብጠኝ እና። ዝቅ ያለ ነው አሁንም ቢሆን ቁጭ አልኩት ዝቅ ያለ እንትን ላይ ነው። ብዙ ጊዜ መፈረሻ ማለት ይቺ ስስ ፍራሽ ላይ። መቀመጥ እዛው መሬት ላይ እንደማለት ነውና መሬት ላይ መቀመጥ ይመቸኛል። እንደገና ደሞ ድሮ አባቶቻችን እሚያደርጉት መሬት ላይ መሬት ላይ ያላቸው ግንኙነት። በጣም መልካም ነው ጥሩ ነገር ነው። ለጤንነት ሰውነታችን ማግኘት ያለበት ጥቅም አለ ብለው ነው እሚያስቡት እና። በባዶ እግራቸው ነው እሚሄዱት መሬት ላይ። እና መሬት ላይ ብዙ ነገር ነው እና መሬት ላይ በጣም ቁርኝት አላቸው በዛ የተነሳ። እኛም እኔም ብሆን እንደዛ ነኝ። አባቶቻችን እንደሚያደርጉት ማለት ነው። ልጅ እያለን እንትን ይሄ መሬት ላይ እሚሰራ መደብ እሚባል ነገር አለ እዛ ላይ ነበረ። እምንቀመጠው እና መሬት ነው በቃ የተቆፈረ መሬት ማለት ነው እና። መሬት ላይ መቀመጥ በጣም እሚመቸኝ። አሁንም ቢሆን ከፍ ያለ ቦታ ላይ መቀመጥ ብዙ ኮምፎርት አይሰጠኝም

መታጠቢያ ቤት አዎ በጣም የምዘፍነው። ሲጀምር የድምጽ አለኝ እና ብዙ ጊዜ ድምፄን ማዳብረው ራቅ ያለ ቦታም መሄድ ሲያቅተኝ መታጠቢያ ቤት ነው። በዛው ደግሞ በጣም ደስ የሚለው። መታጠቢያ ቤት ወካሉ እና ብዙ ጊዜ እዘምራለሁ፣ እዘፍናለሁ ያው መዘመርም መስፈንም ተመሳሳይ ናቸው። የሃይማኖት የሆነና ያልሆነ ነው እንትኑ ልዩነቱ እና ብዙ ጊዜ መዝሙር እዘምራለሁ መታጠቢያ ቤት ደስ ይላል። በጣም ደስ ይላል። ሲሰሙት በጣም ደስ ይላል። ግን እሱን የማደርገው አሁን ከቅርብ ጊዜ ወዲህ ነው እንጂ ያው ልጅ እያለን ምናምን ቤተሰቦቻችን ይቆጡናል። ሁሉም ኢትዮጵያዊ የሚያሳልፈው እንትን ነው። በልጅነታችን እንደዚህ ነገር ብዙም እናቶቻችን ስለሆኑ ሚሚያጥቡን እንትን ይሄ መዘመር የሚባለው ነገር አይኖርም። ቢኖርም እንገራፋለን ማለት ነው። የረበሻችሁ ተብለን አሁን ላይ ግን እየዘመርኩ ነው መታጠቢያ ቤት። ጊዜ የማሳልፈው በርግጥ ድምፄ ለራሴ በጣም ቆንጆ በጣም አሪፍ ነው። ስዘፍን በጣም ድምጻዊ የሆንኩ ያክል ነው የሚሰማኝ መታችጠቢያ ቤት። ስዘፍን ግን ሰዎች ሲሰሙ ግን የዘፈንኩ ወይ ደግሞ የዘመርኩ ሳይሆን የሆነ የሚያስጠላ ድምጽ እያወጣሁ እንደሆነ ይነግሩኛል። ግን ለራሴ በጣም የሚገርም ድምፄ በጣም የሚገርም መዝሙር እየዘመርኩ ነው የሚመስለኝ እና ፍሪሊ የምሆንበት ቦታ ነው መታጠቢያ ቤት ነጻነት ያለበት ቦታ ነው። በዛ ምክንያት ዘፍናለሁ ወይ ሰዎቹ ድምፄን ባይወዱልኝም እኔ ግን እዘፍናለሁ። አንዳንድ ጊዜ ኮሜንት ይሰጠኛል አትረብሽን ምናምን ይሉኛል። ግን ደስ ይላል መታጠቢያ ቤት መዝፈን፣ መዘምር ደስ ይላል። ሌላው ጫካ እኛ አካባቢ ጫካ ምናምን ስለማይኖር መታጠቢያ ቤት ነው ያለኝ አማራጭ መዝፈን የምችለውና እና ሁሌም በእዘፍናለሁ። ልጅ እያለሁ ግን መታጠቢያ ቤት የለንም ሲጀመር መታጠቢያ ቤት እና ውጪ ላይ ነው የምታጠበው። ውጪ ላይ የምታጠበው እና መታጠብ ቀዝቃዛ ውሃ ስለሆነ ምንታጠበው ማለት ነው እንትን ይቀዘቅዘናልና ማልቀስ እንጂ መዘምበር አይታሰብም። ያኔ ያው ለቅሶም መዝሙር ከሆነ እኔ አላውቅም ግን በዛ ሰዓት እኛ አካባቢ ደግሞ በጣም ደጋማ በረ ብርድ ነው በረዶ ያለበት አካባቢ ነው እና በጣም ነው የሚቀዘቅዝ ውሃው። እናቶቻችን ጧት ተነስተው ያንን ውሃ ውጪ ላይ ነው የሚያጥቡን ደግሞ ንፋስ እየመታን ምናምን እና መታጠቢያ ቤት አልነበረንም። ልጅ እያለን ሽንት ቤት ብቻ ነውና ሽንት ቤት ደግሞ ውሃው ስለሚሞላ ብለው ስለሚያስቡ እናቶቻችን መታጠቢያ ቤት እንድንዘምርም ሆነ እንድንታጠብ አይፈቅዱልንም። ሁለተኛ ደግሞ ውጭም ቢሆን የምንዘምርበት እንትን አይኖርም። እድል አይኖርም ምክንያቱም ይቆጣሉ ብዙም ቤተሰብ መዝሙር አያበረታቱም። ሙዚቃ አያበረታቱም እና በዛ ምክንያት ይቆጣሉ። በርግጥ እንትን ያለው ልጅ ካለ ያበረታታሉ። ግን እንደኛ አይነት ምንም አይነት ተሰጦ ከሌለን እነሱን መረበሽሽ ነው ሚሆነውና ይቆጡናል። እና ልጅ እያለን ምንም መታጠቢያ ቤትም የምንዘምረው ነገር የለም። የዛን ሰዓት ስንታጠብ ማልቀስ እንጂ መዘመር አንችልም። አሁን ግን ከቅርብ ጊዜ ወዲህ እኔ ቤት ተከራይቼ ከቤተሰቤ ከወጣሁ በኋላ ግን ቤትም ፋሚሊ ጋርም ብሄድ እዘምራለሁ። ምክንያቱም አሁን አድጌያለሁ እና ከስንት አንድ ጊዜ ስለሆነ የሚያገኙኝ አይቆጡኝም። እና መታጠቢያ ቤት ሆኜ በጣም ነው የምረብሻቸው። በጣም የልጅነቴን ነው የማካካሰው እና ብዙ ጊዜ መታጠቢያ ቤት መዘመር ደስ ይለኛል። ድምፁ ቮካሉ በጣም ደስ የሚለው ድምጻዊ የሆንኩ ያክል ነው የሚሰማኝ በራሴ አለም ውስጥ ነው ምሆነውና መታጠቢያ ቤት ጥሩ ቮካል አለ። እዘምራለሁ፣ እዘፍናለሁ አለቀ።

እንዴ እናታድያ በምን ይታጠባል ለነገሩ ለካ በማሽንም ሚያጥብ ሰው አለ። ረስቸው ነው እኔ ራሴን እያሰብኩ እና በእጄ ካላጠብኩ በእግሬ ላጥብ ነው። በምን ላጥብ እችላለሁ። ይኸው እኛ ጋር በእግርም በእጅም በሁለቱም ለነገሩ ይታጠባል። ማሽን በጣም ዝቅተኛ የኑሮ ደረጃ ያላቸው እንዳለ ራሱ አያውቁም። የልብስ ማጠቢያ ማሽንና እኔም ከእነሱ መካከል ነኝ ባቅም አለ። በማሽን እንትን አልልም እና በእጅ ነው ማጥበው። ያው እንደውም ጠንካራ አድርጎኛል በእጄ በማጠቤ። ህፃን ሆኜ ወንዝ ነበረ ወስጄ ልብሴን በእጄ የማጥበው ያው ግዴታ በእጅ ነው ከዛ ውጪ በምን ሊታጠብ ይችላል። ከዛ በእግሬ እጠቀማለሁ ከባባድ ልብሶች ከሆኑ ከዛ ውጪ ግን ወንዝ ወርጄ በእጃ አጥቤ እንደውም ሳፋ ምናምን አልጠቀምም ወራጅ ውሃ ላይ ስለሆነ የማጥበው። እዛ በጣም ፏ ብሎ ነው ደርቆ ራሱን የመጣና በዛ መንገድ ነው የሚታጠበው። አሁንም ቢሆን በእጄ ነው የማጥበው ምናልባት ወደፊት ልቀይረው እችላለሁ አላውቅም። አሁን ግን ማንኛውም ልብሴን ከከባድ ልብስ እስከ ቀላል ልብስ ከካልሲ እስከ ትልቅ ብርድ ልብስ ድረስ በእጄ ነው የማጥበው። ለምሳሌ አሁን ትናንት ትልቅ ኮምፎርት አጥብቤያለሁ በእጄ ሲከብደኝ በጣም ወደ እግሬ እንትን ለመርገጥ እሞክራለሁ። ከዛ ውጪ ግን በእጄ ነው ማሸው ማጥበው። ያው ያስጠላል ግን ደግሞ ስለለመድነው ከባድ አይደለም። ካልሲም ቢሆን በእጄ ነው ማጥበው። የውስጥ ልብሶች ፓንቶች ምናምን በእጄ ነው የማጥበው። በርግጥ አንዳንድ ልብሶች በእጅ ማጠብ በጣም ያስጠላሉ ግን ግዴታ ስለሆነ ነው። ለምሳሌ ጂንስ አለው አሁን የባለቤቴን ጂንስ በእጄ ማጠብ ነው የሚደብረኝ በጣም እጄን ይልጠዋል ሁሉ። አይለቅም። ደረቅ ነው ምናምን እና ጅንስ በእጄ ማጠብ በጣም ነው የምደብረው እና። ቢሆንም ግን በእጄ ነው የምጠቀመው። እና ማንኛውም ልብሴ የራሴንም ልብስ የባልቤቴንም ልብስ የትኛውንም ልብስ በቃ የትኛውንም የሚታጠብ ውሃ ያለው ውሃ የሚታጠብ ነገር በእጄ ነው የማጥበው ማለት ነው። ጫማንም ቢሆን በእጄ ነው የማጥበው። ጫማ ግዴታ ነው በእጅ ነው የሚታጠበው። ሁሉም ነገር እኛ ቤት በእጅ ነው የሚታጠበው። ትልቅ ጋቢ ይባላል ያው የኢትዮጵያ እንትን ትልቅ ልብስ በኢትዮጵያ ብቻ ተሸምኖ የሚሰራው እሱን በእጅ የምታጠበው በጣም ነጭ ነው ያለፋል። ከቆሸሸ በጣም ነው የሚያለፋ ሀበሻ ቀሚስም እንደውም ነጭ ስለሆነ በተለይ የቅባታማ ምግቦች ከነኩት ከተደፋ በጣም የሚያለፈው። ቢሆንም ግን ሀበሻ ቀሚሶች ጋቢን ጨምሮ። ተዘፍዝፈው ያድሩና በኦሞ በበረኪና እና በተለያዩ ነገሮች ተዘፍዝፎ ያድርና ወይ ደግሞ ይውልና የተወሰነ ጊዜ ይቆየና ከዛ በእጄ እንትን እለዋለሁ ማለት ነው አሽቼ አጥበዋለሁ ከዛ ለቀልቀዋለሁ ከዛ መልሶ ወደ ቦታው ይመለሳል ነጭ ይሆናል። ያው ቀለማቸው የሚለቁ ልብሶች እንደ ጂንስ አይነት ልብሶችም አሉ። እነሱንም ግዴታ አይዘፈዘፉም ምክንያቱም ቀለማቸው ስለሚለቅ። ግን በፍጥነትም ቢሆን በ እጅ ይታጠባሉ ጅንስ ልብሶች። ሌሎቹ ደግሞ ካልሲዎች ዘፍዝፌ አሳድራቸዋለሁ ወይ አውላቸዋለሁ። ሞቅ ባለ ውሃ ቢሆን የተሻለ ነው። በሱ ካልሲዎቹንም ዘፈዝፋቸውና መንከር ማለት ነው ረጅም ሰዓት በውሃ ይነከሩና ከዛ አሁንም በሳሙና እያሻሁ በእጄ አጥባቸዋለሁ ማለት ነው። ቀላል ልብሶች እኔ ቲሸርት እና የመሳሰሉት ለኔ ቀለል ያሉ ነው ለእጄ ትንሽ አይከብደኝም በእጅ ለማጠብ። ቲሸርቶች ነጠላዎች የኔ የኔ ልብሶች የሆኑት አብዛኞቹ ከባድ አይደሉም። በጣም የሚከብደኝ በእጀ ማጠብ ያው ብርድ ልብስ ኮምፎርት መጋረጃ የመሳሰሉት ናቸው። እነሱን በእጄ ማጠብ በጣም ነው የሚከብደኝ ጋቢን ጨምሮ። እና

የሙዚቃ መሳሪያ እወዳለሁ መጫወት እወዳለሁ ግን እንደ አጋጣሚ ሆኖ የምጫወትበት አጋጣሚ አላገኘሁም ብዙም አልፎ አልፎ ነው። ልጅ እያለን እንትን እንጫወት ነበር። ምንድነው የሚባለው ዋሽንት ዋሽንት በጣም ነበር ምንጫወተው። ያው የአካባቢ ዋሽንት የተለመደ ነው እና ዋሽንት እንጫወት ነበር ከሙዚቃ መሳሪያ ከኢትዮጵያ ሙዚቃ መሳሪያ አንዱ ዋሽንት ነው። እና እሱን እንጫወታለን ሁለተኛ ደግሞ እንትን ማሲንቆ ብዙ ሰው ስለሚይዝ በተለይ አዝማሪ የሚባሉት የባህል ምሽት የሚሰሩ ሰዎች ስለሚይዙት ብዙ ጊዜ እሱን ለመጫወት እንሞክራለን። ያው ሰፈር ምናምን ያለው ሰው አይጠፋም እና በእርግጥ አልችልም እሱን ግን እሞክራለሁ የሚሞክረው ውስጥ ነው። አሁን አድጌ የሙዚቃ መሳሪያ ፒያኖ መጫወት በጣም የምፈልገው ነው። ያው በስልኬ አፕ አለኝ በአፕሊኬሽን በሱ ለመጫወት እሞክራለሁ ወንድሜ ያቆብ የሚለውን እንትን መጫወት እችላለሁ። በፒያኖ ከዛ ውጪ ግን በገና በጣም የምወደው የኢትዮጵያ የእንትን ነው የኦርቶዶክስ መዝሙር እሚዘመርበት ማለት ነው። በገና በጣም ምርጥ ደስ የሚል እንትን ነው እና እሱን መሳሪያ ሞክሬው አውቃለሁ ግን መልመድ እፈልጋለሁ የሰለጠንኩ ነው ስልጠና ጀምሬያለሁ። እና ከ ኢትዮጵያ በገና በጣም ነው የሚመቸኝ በገና መጫወት መደርደር ነው የሚባለው በአማረኛው መጫወቱን ማለት ነው። እና እሱም በጣም በምወደው ከዛ ውድ ሳክስፎን ብሞክረው ደስ ይለኛል። ሳክስፎን በጣም ነው ደስ የሚለኝ ድምፁ ይመቸኛል ግን ይመቸኛል እንጂ እኔን ተማ ቸክ አድርጌው አላውቅም። እንግዲህ የሙዚቃ መሳሪያዎችን የተወሰኑትን የኢትዮጵያን ሞክሬያቸዋለሁ እንግዲህ የኢትዮጵያ የሙዚቃ መሳሪያዎች ማለት ነው። ክራርም ከበገና ያው አነስ ያለ ሆኖ ቅኝቱ ተመሳሳይ ይመስለኛል ብዙም ልዩነት የለውም። ከዛ ውጪ እነሱ እነሱን እሞክራለሁ ዞሮ ባህላዊ የሆኑ ሰዎች የያዙ ሰዎች ስለማይጠፉ በዛ አማካኝነት። ክራር አንድ ጎረቤታችን ነበረና በዛ ሲደረድር ሲቃኝ ያኔ እኔም እሞክር ነበረ በርግጥ ዜማ አላወጣለትም። ያው ልምምድ ላይ ነበርኩ። እና ዋናው ዙሮ ምችለው ዋሽንት ነው ዋሽንት በጣም እንችል ነበር ምክንያቱም በቀላሉ ነበረ ምንሰራው እኛ ራሳችን ልጆች ሆነን በተለይ ብዙ ጊዜ ኢትዮጵያ ኢትዮጵያ ውስጥ እረኛ እረኛ የሚገለጸው ዋሽንት ይዞ ነው እና ልክም ነው። እኔም እረኛ ነበርኩኝ እረኞች ደግሞ ብዙ ጊዜ በዋሽንት በጣም ነው እንትን የሚሉት የሚዝናኑት እና ልጅ እያለን ዋሽንት መስራት እንችል ነበረ። በዛውም ዋሽንት መጫወት በጣም ደስ ይላል ደጋ አካባቢ ስለሆነ ያውጨደገኞች ደግሞ ዋሽንት መጫወት በጣም ነው የሚወዱት እና። እኔም ከሚወዱት መሃል ነኝ ዋሽንት እጫወት ነበረ እና ከቀርቀሃ ነው የሚሰራው ዋሽንት የራሳችን ሰርተን እኔም ራሴ ሰርቼ ነው። ዋሽንት ምጫወተው የነበረ በገና እንግዲህ አሁን በአሰልጣኝ ነው አራት መቶ ምናምን ብር ነው የሚከፈለው። አራት መቶ ሃምሳ ወይ አምስት መቶ ብር እሱ ተከፍሎ በወር የሰለጠንኩኝ እገኛለሁ። ግን ቶሎ አይለመድም ምክንያቱም በሳምንት አንድ ጊዜ ነው ስልጠናው የሚሆነው። እና ቶሎ ቶሎ አእምሮዬ አክቲቭ ስላልሆነ እሱን እስካሁን ድረስ ፐርፌክት ሆኜ ይሄ ብቁ ሆኜ አልቻልኩትም። በገና ያው የራሴ በገና ቢኖር ኖሮ ቤት እየመጣሁ እንትን እደረድር ነበረ እጫወት ነበረ እና ቤት ባለመኖሩ በገና ያው እስካሁን ረጅም ጊዜ ሆነኝ አልቻልኩም። ሙዚቃ እንትን በገና መቻል አልቻልኩምና። ሌላው እንግዲህ ከ

ቀትር ብዙ ጊዜ ቀትር ላይ ያው ከበድ ያሉ ምግቦችን ነው የምመገበው። ሆድ ያዝ የሚያደርጉ ነገሮች። እኔ ደግሞ አምስት አስራ አንድ ነው የምጠቀመው። አምስት አስራ አንድ ማለት አምስት ሰዓት በደንብ እበላለሁ። ከዛ አስራ አንድ ሰዓት በደንብ እበላለሁ በቃ በቀን ሁለቴ ማለት ነው። በቀን ሁለቴ ሲበላ ያው። በተለይ አምስት ሰዓት ቀትር እንደ ቀትር እንውሰደው እና ምሳ ሰዓት ቀትር ላይ የምበላው። በዛ ያለ ሰውነትን ደገፍ የሚያደርግ ሆድን ደገፍ የሚያደርግ ነገር ነው የምበለው። ምክንያቱም እራት ብዙም ከበድ ያለ ምግብ አልበላምና። ከበድ ያሉ ምግቦችን ነው ቀትር ላይ የምመገበው። አንደኛ ራቤን ከጠዋት ጀምሮ ያለውን እኔ ቁርስ ብዙ ጊዜ ስለማልበላ። ራቤን እንትን የሚልልኝ የሚያስታግስልኝ ከዛም አልፎ ደግሞ እስከ ማታ ድረስ። ሆዴ ሳይጎል ወይ ደግሞ ቶሎ ሳይርበኝ የሚያቆየኝ ነገር ነው የምበለው። እና ቀትር ላይ ብዙ ጊዜ ስጋ ነክ ነገሮች ይመቹኛል ያው ጾም ካልሆኑ በተለይ ስጋ በጣም ነው የምወደው። ምራቅ የመጣ ስጋ በድንች በጣም ነው የምወደው። ብዙ ነው የምበለው። ከአንድ እንጀራ በላይ እበላለሁ የሚገርመው ወይ ከአንድ እንጀራ በላይ ወይ ከአራት ቁርጥ በላይ እበላለሁ። ምክንያቱም ቀትር ላይ በጣም በዛ ያለ አመጋገብ ነው ያለኝ እኔ። አንድ ጊዜ በልቼ ከዛ ቶሎ አልበላም ማለት ነው። እራት ላይ ቀለል ያለ ምግብ ነው የምበለው እና። ቀትር ለብዙ ጊዜ ስጋ ነክነክ ጥብስ እበላለሁ የው ጥብስ ነገር ይመቸኛል። ከዛ ደግሞ ቀይ ወጥ ነገር እበላለሁ። የህይወት ምርጥ ነው በጣም ምርጥ የሚበላ ማለት ነው። ግን ራሴ ሰርቼ ነው የምበላው ብዙ ጊዜ ሰው የሰራው ብዙ አይመቸኝም። ቅባታማ ቅባት ያልበዛባቸው ናቸው የሚበሉኝ። ከዛ ውጪ ዳሞ ይሄ ስንግ ቃሪያው በ ሽንኩርቱ ተዘጋጅቶ ሃፒታይት የሆነነኛልና ምንድነው የምግብ ፍላጎቴ ስለሚከፈት። በዛ አድርጌ እንድበላ ያግዘኛልና ቃሪያ ብዙ ጊዜ እበላለሁ። ማንኛውንም ከባድ ምግቦች ብዙ ጊዜ እበላል ምሳ ሰዓት ቀትር ላይ ነው የምበለው። ቀትር ላይ ከበድ ያሉ ምግቦች ቶሎ የማይፈጩም ሊሆኑ ይችላሉ የምበለው። ቀትር ላይ ነው ቀትር ላይ ጥሩ አመጋገብ ስልት አለኝ እኔ። ገንፎ ቡላ ምናምን የምበለው ቀትር ላይ ማታ ብዙ ጊዜ አይመቸኝም ቁርስም መብላት አልወድም። ስለዚህ የምበለውን ቀትር ላይ ነው በዛ ያለ ምግብም ጠቀም ያለ ምግብም እምበላው። ቡላ በጣም ይመቸኛል እንደገና ደግሞ ገንፎ በጣም ረጅም ሰዓት ሆድ ያዝ አድርጎ የሚያቆይ ነውና። እንትን ይላል ይመቸኛል። ከዛ ውጪ ደግሞ እነዚህ ስጋ ነክ ነገሮች ክትፎ ቁርጥ ነገር ማለት ነው። አይርበኝም ጭራሽ አንዳንድ ጊዜ ራት ሳልበላም የማድርበት ሰዓት አለ። ክትፎ ስጋ ስበላ ማለት ነው። ግን ቀመስ አድርጎ መተው ሳይሆን በዛ ያለ ምግብ ነው የምመገበው እኔ። በየአይነት በጣም ደስ ይለኛል ጾም ከሆነ በየአይነት ጎመኖች ድንቾች ካሮት ምናምን ያሉ ያሉት ምግቦች በጣም ይመቸኛል። እንጀራ የሌለበት ምግብ አልወድም። ለምሳሌ ፓስታ መኮረኒ ምናምን ቀጥር ሰዓት አልበላም። ፓስታ መኮረኒ ሩዝ ምናምን የመሳሰሉትን ከእንጀራ ውጪ የሚበሉ ነገሮች ቀትር ሰዓት መብላት። ጥሩ አይደለም እኔ ሆዴ ሳይሞላ ነው የምተዋቸው እና። በደንብ ሆድም ሞልቶ ራሱ የምበለው ምግብ እንጀራ ያለው ምግብ ነው። እንጀራ ወጥ የሆነ ምግብ ነው የኢትዮጵያ ባህላዊ ምግብ ማለት ነው። እና በየአይነት ቃሪያ ካለው በቁርጥ ሰላጣ ምናምን ያለው በየአይነት በዛ ያለ ምግብ እበላለሁ። ቀጥር ሰዓት አብዛኛውን ከበድ ያሉ ምግቦችን የምበላቸው ቀትር ሰዓት ነው የምመገበው። ከዛ አራት ብዙ ስለማልመገብ ቀትር ሰዓት ማንኛውንም ከበድ ያሉ ምግቦች እበላቸዋለው። ከበድ ማለት ይሄ ሆድ ላይ ረጅም ሰዓት የሚቆዩ ማለት ነው። ግን በዋናነት ስጋ በጣም በጣም በጣም ቀጥር ሰዓት ስጋ ነው የምበለው ቁርጥ ነው የምበለው። ክትፎ ነው የምበለው ጥብስ እበላለሁ ድንች በስጋ በጣም ነው የሚጣፍጠው እኔ ደግሞ